ቀኝ ቀኝ ቀኝ ማለት አብዛኛውን ጊዜ ቀኝ የሚለውን ቃል የምንጠቀመው አንደኛ ጥሩ ለሆነ ነገር ለምሳሌ ቀኝ ብለን እንጠቀማለን ማለት ነው። አብዛኛውን ስራ ራሱ የምንሰራው በቀኝ እጃችን ነውና በዛም የተነሳ ቀኝ የሚለው ቃል ማለት የሆነ ጥሩን ነገር እና የሆነ ነገር ለማድረግ የሆነ ጥሩ ወደ ጥሩ መንገድ የሚሰደን። ጥሩ አሁን ለምሳሌ አሁን ጥሩ የሚመክር ጓደኛ ደናን ጓደኛ ካለን አሁን ቀኝ ጓደኛ አላችሁ ቀኝ ጓደኛ አላችሁ? ወይም ቀኝ ማለት በቃ ጥሩና ወደ ጥሩ ነገር የሚሰድ ወይም የሚገፋ።

መሄድ መሄድ መሄድ ማለት መጓዝ ወይንም መገስገስ እንደማለት ነው እና ያው ሰዎች ይህን ቃል ይጠቀሙበታል የተለያዩ ጉዞዎችን በሚጓዙበት ጊዜ የተለያየ ቦታ በሚሄዱበት ጊዜ መሄድ የሚለውን ቃል ይጠቀሙታል ማለት ነው። እና መሄድ ማለት መጓዝ ወይም ከቦታ ቦታ መንቀሳቀስ እንደማለት ነው። እናም መሄድ ማለት በቃ የሆነ ቦታ በምንጓዝበት ጊዜ በምንቀሳቀስበት ጊዜ መሄድ የሚለውን ቃል እንጠቀማለን

ጨው ጨው ጨው ማለት ለምግብነት የሚያገለግል ወጥ ላይ የሚጨመር ነው ማለት ነው። አብዛኛውን ጊዜ ምግብ በምንሰራበት ጊዜ ጨው በጣም አስፈላጊ ነው ማለት ነው። ሳይበዛ ጨው በጣም አስፈላጊ ነው ለጤናችንም ተስማሚ ነው። ግን ጨው ሲበዛ ደግሞ የተለያዩ ጉዳቶችን ያመጣል ማለትም ለተለያዩ በሽታ ያጋልጡናል ማለት ነው። ጨው ሲበዛ ለግፊት ለስኳር ለተለያዩ ተጓዳይ በሽታዎች ስለሚያጋልጥን ጨውን ሳይበዛ እና በአግባቡ ነው መጠቀም የለም

ዘገየ ዘገየ ማለት የሆነ ነገር እንዳለፈና እንደቆየ ለመግለጽ ዘገየ እንላለን እና ዘገየ የምንለውም ለዛ ነው ማለት ነው። እና ዘገየ ማለት በቃ የሆነ ነገር ለማድረግ አረፈደ ወይንም የሆነ ነገር እንዳለፈው ለመግለጽ እና ያን ነገር ማግኘት እንደማይችልና በቃ ወደኋላ እንደቀረ ለመግለጽ የምንጠቀምበት የምንጠቀመው ቃል ነው። ለምሳሌ ሰዎች የሆነ ነገር ቶሎ ቶሎ የማያደርጉ ከሆነ ዘገየ እንላቸዋለን ማለት ነው

ታች ታች ታች የሚለውን ቃል የምንጠቀመው አብዛኛውን ጊዜ ዝቅ ላለ ነገርና ከእኛ ታች ያለ ነገር እንደማለት ነው። ለምሳሌ ለእኛ ከእኛ አሁን ለምሳሌ ሁለተኛ የሁለት ማለትም አሁን ለምሳሌ እኛ የስምንተኛ ክፍል ተማሪ ብንሆን ከእኛ ደግሞ አሁን ከሶስተኛ ክፍል ምናምን ከእኛ በታች ያሉትን ታች እንላቸዋለን ማለት ነው። እና ታች ማለት ከእኛ ዝቅ ያለ ወይንም ወደ መሬት ከመሬት ታች ያለን ነገር ታች ብለን እንገልጻለን

አርብ አርብ ማለት ከቀናት ውስጥ አምስተኛው ቀን አርብ ተብሎ ይጠራል ማለት ነውና አርብ የምንለው አምስተኛውን ቀን አርብ እንለዋለን አብዛኛውን ጊዜ አርብ የሚታወቀው ደግሞ ማለትም በኦርቶዶክስ ሃይማኖት የጾም ቀን ነው የጾም ቀን ነው እና አርባ አርብ እስከ ስድስት ሰዓት አይበላም ማለት ነው። ከዚህም በተጨማሪ ደግሞ የሚያስገድፉ የፍስክ ምግቦች አይበሉም ማለት ነው። በዛም የተነሳ አርብ ቀን ታዋቂ ነች ማለት ነው። እና አርብ አምስተኛው ቀን ነው ከሰባቱ ቀናት ውስጥ

ከሰአት ከሰአት ከሰአት የምንለው ያው እንደሚታወቀው የጊዜን ለመግለጽ የምንጠቀምበት ነው ከሰአት የምንለው ሁሌም ከስድስት ሰዓት በኋላ ያለውን ሰዓት ከሰአት እንላለን ማለት ነው። ለምሳሌ የተለያዩ ስራዎችን ስትሰራ መቼነው ስራው የምትሰሩት ስንባል? ከሰአት ልንል እንችላለን ሰዎች ከሰአት ካሉን ከስድስት ሰዓት በኋላ ያለ ሰዓት ማለት ነው። እና አብዛኛውን ጊዜ ሰዎች ከሰአት ማለት ከስድስት ሰዓት በኋላ እንደሆነ ያውቃሉ ይረዳሉ ማለት ነው

ስድስት ስድስት ማለት ያው እንደሚታወቀው ስድስት ሚለውን ቃል ምጠቀመው ለቁጥር ነው እና አብዛኛውን ጊዜ ቁጥር ቁጥርን ለመግለጽ እና የተለያዩ ነገሮችን ለመግለጽ ስድስት ሚለውን ቃል እንጠቀማለን ማለት ነው። እና ያው ስድስት ማለት በቁጥር ሚገለጹ ነገሮችን ለመግለጽ እንጠቀምበታለን ያውን የተለያዩ ስድስት ነገሮችን በቁጥር ሚገለጹ ከሆነ ያው ስድስት እንላለን ማለት ነው። እናም ያው በቁጥር የሚገለጡ ነገሮችን ለመግለጽ ይከለክላል

ኮት ኮት ኮት ማለት ይኸው ከላይ የሚደረብ ነገር ነው። ማለትም አብዛኛውን ጊዜ የሰዎች ኮት ይለብሳሉ ማለት ነው። ኮት የሚለብሱት አብዛኛውን ጊዜ ደግሞ በጣም ቀዝቃዛ በሚሆንበትና በሚሆንበት ጊዜና አየር ንብረቱ በጣም ብርድ ከሆነ አብዛኛውን ጊዜ ኮት ይለበሳል ማለት ነው። አሁን ለምሳሌ አብዛኛውን ጊዜ ደግሞ በጣም ቀዝቃዛ የየር ንብረት የሚኖሩ ሰዎች አብዛኛውን ጊዜ ሁሌ የሚያዘወትሩት ኮት ነው ማለት ነው። እና ኮት በጣም ጠቃሚ የልብስ አይነት ነው።

ለጥፍ ለጥፍ ማለት ከለጥፍ የሚለውን ቃል ለተለያዩ ነገሮችን ለመስቀል ልንጠቀምበት እንችላለን። ለጥፍ ማለት ስቀል ወይንም አሁን ለምሳሌ የተለያዩ ማስታወቂያዎችን ለጥፍ ካልን ያው ማስታወቂያዎችን ሰዎች እንዲያነቧቸው ፎቆች ላይ ሊሆን ይችላል የተለያዩ ኮንቲነሮች ላይ እንትን ስቀል ወይንም ለጥፍ እንላለን ማለት ነው። እና ለጥፍ የሚለው ቃል የምንጠቀመው የተለያዩ ነገሮችን ለመስቀልን ወይንም ለመለጠፍ።

ክሬዲት ካርድ ክሬዲት ካርድ የተለያዩ አገልግሎቶችን ለመጠቀም ይጠቅማል ማለት ነው። ለምሳሌ ያው በክሬዲት በክሬዲት ካርድ የፈለግነውን ነገር አውጥተን ለመጠቀም ይጠቅመናል እና አብዛኛውን ጊዜ። እኔ ክሬዲት ካርድ እጠቀማለሁ ማለት ነው። እና ክሬዲት ካርድ ሁሌም በተለያዩ ቦታዎች በመሄድበት ጊዜ ክሬዲት ካርድ ይዤ ነው የምሄደው። እና ክሬዲት ካርት በጣም አስፈላጊ ነገር ነው

ማየት ማየት ማለት መመልከት ወይንም እየተፈጠረ ያለውን ነገር አይቶ መገንዘብ ማለት ነው። እና ማየት ማለት የተለያዩ ነገሮችን ልናይ እንችላለን። ማየት ማለት መመልከት ማለት ነው። የሚፈጠሩትን ነገሮች በማየት አሁን ለምሳሌ የሆነ ነገር ለማድረግ እና የሆነ ስራ ለመስራት መጀመሪያ ያስራ እንዴት መሰራት እንዳለበት ማየት አለብን። ማለት እና ማየት በጣም ወሳኝ ነው። እያንዳንዱ የተለያዩ ነገሮችን ለማድረግ መጀመሪያ ማየት አለብን

ሙዝ ሙዝ። ከፍራፍሬዎች ውስጥ አንዱ ነው እና ሙዝ አብዛኛውን ጊዜ ለምግብ አገልግሎት ይውላል ማለት ነውና አብዛኛውን ጊዜ እኔም ሙዝ መብላት በጣም ያስደስተኛል። ሙዝ በጣም ጣፋጭ ከሆኑ ፍራፍሬዎች ውስጥ አንዱ ነው እናም በጣም ተወዳጅና ተመራጭ ነው ማለት ነው። ከዚህም በተጨማሪ በጣም ለጤና ተስማሚ በመሆኑ የተነሳ እኔ አብዛኛውን ጊዜ የሙዝ ተጠቃሚ ነኝ። እና ሰዎችም አብዛኛውን ጊዜ ሙዝ መጠቀም ያስደስታቸዋል እና ሙዝ በጣም አስፈላጊ ነገር

ሩዝ ሩዝ ሩዝ የሚያገለግለው አንደኛ ለምግብ ነክ የሚያገለግሉ ምግቦች ውስጥ አንዱ ነው ሩዝ ቀጣም ጣፋጭና ቀለል ያለ ምግብ ነው አብዛኛውን ጊዜ ሩዝ ቁርስ የመመገብ በጣም ያስደስተኛል ማለት ነው። ሩዝ ቀለል ያለ ምግብ በመሆኑ የተነሳ እኔ ቁርስ የምበላው አብዛኛው ጊዜ ሩዝ ነው ሩዝ ለጤናም በተለያየ የተለያዩ ጥቅሞች አሉት። አሁን ለሆድ ድርቀት በጣም ወሳኝ መድሃኒት ነው ሩዝ በመብላት ሆዳችን በሚደርቅበት ጊዜ ሆዳችን እንዲላላና ጤናማ እንድንሆን ያደርገናል

ስለተገናኘን ደስ ብሎኛል ስለተገናኘን ደስ ብሎኛል ማለት ያን ነገር በማግኘታችን በጣም መደሰታችንን የሚገልጽ ቃል ነው። ሰዎችን መንገድ ላይሆንም የተለያየ ቦታ ልናገኛቸው እንችላለን ማለት ነው። ያኔ ስለተገናኘን ደስ ብሎኛል እንላለንና ማግኘታችን ያንን ሰው በማግኘታችን ደስተኛ እንደሆነ የምንገልጽበት መንገድ ነው እና ስለተገናኘን ደስ ብሎኛል የሚለውን ቃል እንጠቀማለን ማለት ነው። አብዛኛውን ጊዜ ያው ሰዎች ጋር ስንገናኝ ነው። ይሄን ጋር የምንጠቀመው

ራስ ራስ ማለት ያው ከሰውነት ክፍሎቻችን ውስጥ ዋናኛ አንደኛው ነው ማለት ነው። እና ራስ ማለት ለምሳሌ ፀጉራችን የሚበቅልበት ራስ ይባላል እና ራስ በጣም ወሳኝ ነገር ነው ማለት ነው ለሰዎች ወሳኝ የሆነ የሰውነት ክፍል ነው። እና ለምሳሌ እና አንዳንዴ ደግሞ ራሳ ራሳችንን እመመኝ እንላለን ራሳችንን ሲያተኩስ ወይንም ራሳችንን ሲያመን ራሴን አመመኝ እንላለን። እና ራስ ከሰውነት ክፍሎቻችን ውስጥ አንዱ ነው

ምን ምን ማለት ይሄ ምን የሚለውን ቃል የምንጠቀመው የሆነ ነገር የሆነ ነገር አምጡ ወይንም ውሰድ በምንባል ጊዜ ምን እንላለን? ምን ማለት የሆነ ነገር ያ የዛን ማንነት ለማወቅ የምንጠቀምበት ንግግር ነው ማለት ነው። ቃል ነው እና አብዛኛውን ጊዜ ምን የሚለውን ቃል የተለያዩ ነገሮችን ለማወቅ እና ሰዎች ምን እንዳሉን ካልገባን ለምሳሌ ምን እንላለን ወይንም እንዲደግሙልን ወይንም ያሉት ነገር እንዲገባን ስንፈልግ

ቅርብ ቅርብ ማለት በጣም ርቀት የሌለውና ብዙ ርቀት የሌለው ትንሽ ኪሎ ሜትር ሊሆን ይችላል ያንን ነገር ቅርብ እንለዋለን ማለት ነው። ቅርብ ማለት ብዙ ጉዞ የማይፈጅና የተለያየ ቦታዎችን ለመሄድም ብዙ ሳናርቅ የምንሄድበት ቀርብ ይባላል። ማለትም ብዙ አሁን ለምሳሌ ትራንስፖርቴሽን ራሱ ላያስፈልገን ይችላል። በእግራችን ብቻ ቶሎ መድረስ የምንችለውን ቦታ ቅርብ ብለን ስንጠራ ቅርብ ነው እንላለን ማለት ነው

የት የት ማለት ቦታን ለማወቅ የምንጠቀምበት ቃል ነው። የት እንላለን ማለትም አሁን ለምሳሌ የተለያዩ ቦታዎች የሆነ ቦታ እንድንመጣ ሰዎች ሲጠይቁን የት እንላለን እና የት ማለት የቦታውን ስም ለማወቅ ሊሆን ይችላል መንገዱን እንዲሁም ያለንበት ያለ የት መሄድ እንዳለብን ለማወቅ የት የሚለውን ቃል እንጠቀማለን ማለት ነው። እናም እነዚህን ቃላት አብዛኛውን ጊዜ እንጠቀማለን እናም የት የሚለው ቃል የምንጠቀመው ለዛ ነው የተለያዩ ነገሮች ለማወቅ እና የት እንደሆነ የት የምንለው በቃ ያንን ቦታዎችን ለማወቅ አብዛኛውን ጊዜ እንጠቀምበታለን ይህንን ቃል።

ሆቴል ሆቴል ማለት ለመዝናናት ወይንም የተለያዩ ነገሮችን ለማድረግ ምን እንድትጠቀምበት ነው? እና ሆቴል ማለት አብዛኛውን ጊዜ መጠጥ ምግብ የተለያዩ አገልግሎቶች ሊሰጥ ይችላል ማለት ነው። ከዚህም በተጨማሪ የአልጋ አልጋም የአልጋ አገልግሎትም ሊሰጥ ይችላል ማለት ነው። እና ሆቴሎች የተለያዩ ምግቦችን ለመመገብ መጠጦችን ለመጠጣት ያገለግላል። እና ከሆቴል ሆቴል የተለያዩ አይነት ሆቴሎች የየራሳቸው የሆነ ማለት የሚያቀርቡት ነገር እና እንትናቸውም ይለያያል ደንበኞቻቸው ይለያያሉ ማለት ነው።

ሰላም፣ ሰላም ማለት? አብዛኛውን ጊዜ ሰላም የሚለውን ቃል የምንጠቀመው ምንም አይነት ችግር የሌለና ሰላማዊ ህይወት እየኖርን ከሆነ ሰላም እንላለን። እና ማለትም አብዛኛውን ጊዜ ሰላም ነው እንላለን ማለት ነው። ከዚህም በተጨማሪ ሰዎችን በምናገኝበት ጊዜ ማለትም ሰላም እንላለን። ሰላም ማለት ለዛ ሰው ሰላምታ መስጠት እና የደህንን ማለት፣ ሰላም ማለት በቃ ልክ እየተለመደ ነገር ነው። ሁሌም ሰዎችን በምናገኝበት ጊዜ ሰላም እንላለን ማለት ነው።

ኖቬምበር ኖቬምበር ማለት ያው በውጭ ሀገሮች አቆጣጠር ኖቬምበር እንላለን ማለት ነው። ኖቬምበር ማለት በእኛ በኢትዮጵያ አቆጣጠር ህዳር ማለት ነው። እና ህዳር እንለዋለን እነሱ ደግሞ ኖቬምበር ይሉታል ማለት ነው። እናም አብዛኛው ጊዜ ያው እኛ በአማርኛ ህዳር የምንለውን እነሱ ደግሞ በእንግሊዘኛ ኖቬምበር ይሉታል ማለት ነው። እና የውጭ ሀገር እና የኢትዮጵያ አቆጣጠር ካሌንደሩ ይለያያል።

አልገባኝም አልገባኝም ማለት የሆነ ነገር እንድንረዳውና እንዲብራራልን ስንፈልግ አልገባኝም እንላለን ያን ነገር ሳንረዳው ስንገርና ተጨማሪ ማብራሪያ ስንፈልግ አልገባኝም እንላለን ማለትም አልገባኝም የምንለው ደግሞ በደንብ ሰዎች እንዲያብራሩልንና ያልገባንን ነገር እንዲያስረዱን ነው ማለትና ያልገባን ነገር አልገባኝም አለ በጣም ጥሩ ነው ምክንያቱም ያንን ነገር ሰዎች ድጋሚ አለመግባታችንን ተረድተው እንዲያስረዱና ያን ነገር በስርዓት እንድንረዳው ይረዳናል ማለት ነውና በዛም ምክንያት አልገባኝም የሚለው ቃል ካልገባን በጣም አስፈላጊ ነገር ነው።

ኋላ ኋላ ማለት የተለያዩ ነገሮችን ለመተግበር ኋላ አንላለን ማለት ነው። ለምሳሌ ከደቂቃዎች በኋላ ምናምን መተግበር ከፈለግንህ ያንን ነገር በኋላ እንላለን ማለት ነው። አብዛኛውን ጊዜ ኋላ የሚለውን ቃል አብዛኛውን ጊዜ ሰዎች ይጠቀማሉ። እናም ኋላ ማለት የሆነ ተግባር ለመተግበር ለምሳሌ ኋላ እሰራዋለሁ። ኋላ እንደዚህ አደርጋለሁ ኋላ የተለያዩ ነገሮችን ያደርጋለሁ እንላለን። እና አብዛኛውን ጊዜ ይህንን ቃል የተለያዩ ስራዎችን ለመስራት እንጠቀምበታለን

ስኳር ስኳር ስኳር በጣም አስፈላጊ ነገር ነው የተለያዩ ነገሮችን ለመጠጣት ይጠቅማል ማለት ነው እና የተለያዩ ነገሮችን ለማዘጋጀትም ያስፈልጋል። አሁን ለምሳሌ ስኳር በሶ ለመጠጣት በጣም አስፈላጊ ነው በሱ ለመጠጣት ያለ ስኳር አይቻልም ማለት ነው። እንዲሁም ቡና ለመጠጣት ያገለግላል። ሻይ ለመጠጣትም ያገለግላል። የተለያዩ ነገሮችንም ለመጠጣት ስኳር አስፈላጊ ነው ማለት ነው። እና የተለያዩ ነገሮችን በምናዘጋጅበት ጊዜም ስኳር እንጠቃማለን በዛ ምክንያት ስኳር በጣም ወሳኝ ነገር ነው።

ልጅ ልጅ ማለት ያው የተወለደና ማለትም የስጋ ግንኙነት ያለውን የወለድነውን ልጅ ልጅ እንላለን እና ያው ልጅ ማለት ያው ቤተሰቦቻችን ያው ልጅ እንደመሆናችን መጠን እኛን ተንከባክበው ያሳድጉናል ማለት ነው። እናም እኛ ካደግነው በኋላ ደግሞ የወይነሱ ልጆች በመሆናችን የተነሳ እነሱ እድሜያቸው በሚገፋበት ጊዜ የተለያዩ እንክብካቤዎችን ማድረግ አለብን። አቅማቸው በሚደክም ጊዜ እነሱ ማገዝ እና መርዳት አለብን ማለት ነው።

አውቶቢስ አውቶቢስ ማለት ያው የተለያዩ ቦታዎችን ማለት የተለያዩ ቦታዎችን ለመሄድ እና ለመጓጓዝ ይጠቅማል ማለት ነው እና አውቶቢስ በጣም ወሳኝ ነገር ነው ማለት ነው ሰዎች በእግራቸው ቶሎ የማይደርሱበትን እና ያው ለመሄድ በጣም ለእግር አስቸጋሪ የሆነውን በአውቶቢስ ሰዎች ቦታ ከቦታ ይንቀሳቀሳሉ ማለት ነው እና ከትራንስፖርት አይነቶች ውስጥ አንዱ ነው። እና አውቶቢስ አንደኛ ለመክፈልም ዋጋው ቀለል ያለ በመሆኑ የተነሳ ሰዎች አብዛኛውን ጊዜ ከቦታ ቦታ ለመንቀሳቀስ አውቶቢስ ይጠቀማሉ ማለት ነው እና አውቶቢስ በጣም አስፈላጊና ወሳኝ ነገር ነው

ንፋስ ንፋስ ማለት ያው ንፋስ የምንለው ከአየር ንብረቶች ውስጥ አንዱ ነው። እና ንፋስ ስንል ያው ንፋስ አብዛኛውን ጊዜ እንደሚታወቀው ማለትም። ንፋስ የሚኖረው አብዛኛውን አካባቢ በረሃም አካባቢዎች ላይ ንፋስ ይኖራል። እና ያው አውሎ ንፋስ እንደሚባለው ማለት ነው። እና ከፍተኛ ንፋስ በሚኖርበት ጊዜ ብዙ አደጋ ያደርሳል ቤቶችን ይነቃቅላል ዱሜት ላይ ያየ አደጋ ሊያደርሱ ይችላል ማለት ነው

ፋይል ፋይል ማለት የተለያዩ መረጃዎችን እምናስቀምጥበት ነው እና የተለያዩ አይነት ፋይሎች ይኖራሉ እናም ፋይል በጣም የምወሳኝ ነገር ነው ማለት ነው። ለምሳሌ የተለያዩ ግዢዎች ሽያጮች እንዲሁም የተለያዩ ግብይቶች በሚፈጠርበት ጊዜ ለምሳሌ በመስሪያ ቤታችን ግድ አስፈላጊ ነው ማለት ነው። ፋይል መያዝ ማለትም የተለያዩ አይነት ፋይሎች ከጠፋብን እና ፋይል ማግኘት ካልቻልን የሆነ ፋይል ከጠፋብን እኛ ባለዕዳ ልንሆንና ችግር ውስጥ ልንወድቅ ስለምንችል የተለያዩ ፋይሎችን መያዝ በጣም አስፈላጊ ነው።

ምግብ ቤት ምግብ ቤት ማለት የተለያዩ ምግቦችን እየሰሩ የሚሸጡትን ቦታ ምግብ ቤት እንለዋለን እና ምግብ ቤት የፈለግነውን ምግብ አዘን መመገብ እንችላለን ማለት ነው። እና የተለያዩ የምግብ አይነቶች አሉ እና እነዛን በማዘዝ ብቻ የፈለግነውን ምግብ ማለትም አማርጠን የፈለግነውን ምግብ መመገብ እንችላለን ማለት ነው። እናም ከዚህ በተጨማሪ ሁሉም ያው ምግብ ቤት ላይ የምግቦች የራሳቸውን የዋጋ ተመን አለ። እናም ያንን አውቀን ከተናገርን በኋላ ያንን ገንዘብ ከፍለን እንወጣለን ማለት ነው

አውሎ ንፋስ አውሎ ንፋስ የምንለው ከፍተኛ ንፋስ በሚኖርበት ጊዜ እና የንፋሱ የተለያየ ጉዳት ሊያደርስ ሲችል አውሎ ንፋስ እንለዋለን። አውሎ ንፋስ የተለያዩ ጉዳቶች አሉት ማለትም፣ ለምሳሌ ያው የተለያዩ እቃዎችን አንስቶ ሊወስድ ይችላል ማለትም፣ ቤቶችን ሊገነጣጥል ይችላል፣ ዛፎችን ሊጥል ይችላል፣ እና የተለያዩ አይነት አውሎ ጉዳቶችን ያደርሳል ማለት ነው። በዚህ የተነሳ ሰዎች በጣም ይጎዳሉ በአውሎ ንፋስ ማለት ነው የተለያዩ ነገሮችን፣ ማለትም ሰው ላይም ብዙ ጉዳት ስለሚያደርስ፣ አውሎ ንፋስ በጣም ከባድ ነገር ነው።

ደቂቃ ደቂቃ ማለት የተለያዩ ተግባራትን ደቂቃ ልንይዝ እንችላለን ማለት ነው። ለምሳሌ የተለያዩ ተግባራትን ለማድረግ ወይንም ለማከናወን ደቂቃ ይዘን በዛ ልንሰራ እንችላለን ማለት ነው። እና ደቂቃ በጣም ወሳኝ ነገር ነው። የተለያዩ ስራዎችን ለመስራት እና ለማከነውን ደቂቃ እያየን እናከናውናለን ማለት ነው። አሁን ለምሳሌ እኔ በጣም ደቂቃ ለኔ ወሳኝ ነገር ነው። የተለያዩ ተግባራቶችን ለማድረግ እና እንተን ለመስራት በደቂቃ ከፋፍዬ ለመስራት ይጠቅመኛል ማለት ነው። እና ደቂቃ ሰዎች አብዛኛውን ጊዜ ይጠቀማሉ። እና ሰዓት ስንናገር እና ሰዎች ሲጠይቁንም አሁን የሆነ ሰአቱን ተናግረን ያው ደቂቃ ሲኖር ተጨማሪ ደቂቃ ለመናገር ያው ደቂቃ ወሳኝ ነገር ነው።

መሮጥ መሮጥ ማለት የተለያዩ ሩጫዎችን ልናደርግ እንችላለን እና መሮጥ በጣም ጠቃሚ ነገር ነው። ለምሳሌ አብዛኛውን ጊዜ ሰዎች ጠዋት እየተነሱ ይሮጣሉ ማለት ነው። እናም ይሄ ነገር አንደኛ በጣም ጠቃሚ ነገር ነው። ለጤናችን በጣም ወሳኝ ነገር ነው። አንደኛ ጤናችን እንዲስተካከልና ጤናችንን ለመጠበቅ እንጠቀምበታለን። ከዚህም በተጨማሪ መሮጥ ብዙ ጥቅም አለው ከዚህም በተጨማሪ ደግሞ የሰውነት ቅርጻችን እንዲያምርና ውፍረታችን እንዲቀንስ ይረዳናል። እና አብዛኛውን ጊዜ እኔ ጠዋት ጠዋት እየተነሳው መሮጥ ያስደስተኛል ማለት ነው። ይሄን በማድረግም አንደኛ ጭንቅላቴ ፍሬ እንደሆን እንዲሁም ጥሩ ውበት እንዲኖረኝ ይረዳኛል። በዚህም የተነሳ አብዛኛውን ጊዜ መሮጥ ያስደስተኛል።

አዘምን አዘምን ማለት ቴክኖሎጂ ጋር ተገናኙንም ነገሮችን በቴክኖሎጂ ስራ ማለት ነው እና አዘምን የሚለውን ቃል አብዛኛውን ጊዜ የምንጠቀመው የተለያዩ ቴክኖሎጂዎችን ለመስራት ለመገልገል ማለትም ባህላያዊ የሆኑ ነገሮችን ወደ ዘመናዊ ቀይር እንደማለት ነው። አዘምን ማለት ነው እና አብዛኛውን ጊዜ እንጠቀምበታለን። አዘምን የሚለውን ቃል ማለት ነው። እና አዘምን ማለት የተለያዩ ቴክኖሎጂዎችን በመጠቀም አዘምን የሚለውን ቃል ይጠቀማል

የመጨረሻ ቀን የመጨረሻ ቀን ማለት የሆነ ነገር ማለቂያ ቀን ማለት ነው። ና ማለት የመጨረሻ ቀን ነው ከተባልን ከዛ ቀን በኋላ ያንን አገልግሎት ወይም ያንን ነገር ማግኘት አንችልም። የመጨረሻው ቀኑን ነው ማለት። እና አብዛኛውን ጊዜ የመጨረሻው ቀን በሚባልበት ጊዜ ሰዎች ያንን የሆነ ነገር ለማግኘት እና ያንን ነገር ከዛ በኋላ እንደማያገኙት ስለሚያውቁ ያንን ነገር ለማግኘት ይጣጣራሉ ወይንም ይጥራሉ ማለት ነው። እና የመጨረሻ ቀን ማለት በጣም ወሳኝ ቀን ነው። የመጨረሻው ቀን ያ ነገር የሚያበቃበት ቀን ማለት ስለሆነ ሰዎች ያንን ነገር ለማግኘት ወይንም እንትን ለማለት ይጣጣራሉ።

ላክ ማለት ላክ ሚለው ቃል በተለያዩ ጊዜያቶች ልንጠቀመው እንችላለን ማለትም ላክ ማለት አንግዲህ የተለያዩ እቃዎችን ላክ ልንል እንችላለን የተለያዩ ነገሮችን ላክ ልንል እንችላለን ማለት ነው። እና ሰዎች ላክ ማለት ያው አቀብል ወይንም ስጥ እንደማለት ነው የተለያዩ ነገሮችን ለሰዎች እንዲልኩልን ስንፈልግ ላክ እንላለን ማለት ነው። እና ይህንን ቃላት አብዛኛውን ጊዜ የተለያዩ ስራዎችን በምንሰራበት ጊዜ ምእንጠቀማቸዋለን።

አክስት አክስት አክስት ሚለውን ቃል ምንጠቀመው አብዛኛውን ጊዜ ዝምድል ላ ለመግለጽ ነው ናክስት እንላለን ናክስት የምንለውም የእናታችን እህት ወይንም የአባታችንን እህት አክስት ብለን እንጠራለን ማለት ነው። እና አብዛኛውን ጊዜ አክስት አክስቶቻችን ጋ የተለያየ ቀርቤታ ሊኖረን ይችላል። አሁን እኔ አክስቶቼ ጋር ብዙ ቀረቤታ አለኝ ማለት ነው። እና አክስት ማለት ያው እንደ ቤተሰቦቼ እንደ እናት እንደ አባቶቼ ነው የማያቸው የማያት ማለት ነው። አክስቴን እና አክስቴ ለኔ በጣም ብዙ ነገሮችን ታደርግልኛለች የተለያዩ ምክሮችን ትሰጠኛለች የተለያዩ ገንዘብ ድጎማ ታርግልኛለች እና የተለያዩ ድጋፎችን ታረግልኛለች ከዛም የተነሳ አክስቴን በጣም ነው ምወዳት

አውርድ አውርድ የሚለውን ቃል አብዛኛውን ጊዜ የምንጠቀመው እንደሚጠቀሙ ሰዎችም አብዛኛውን ጊዜ ወዛደሮች ይህንን ቃል ይጠቀማሉ ማለት ነው። ማለትም የወዛደሮች ማውረድና መጫን ስለሆነ የተለያዩ ኩንታሎችን እህሎችን አብዛኛውን ጊዜ እነሱ ይህንን ቃል ይጠቀሙታል ማለት ነው። እና አ አውርድ ስቀል ምናምን የሚሉትን ቃላት እነሱ ናቸው የምጠቀሙት እና አውርድ እንደም እንዳልኳችሁ አውርድ የሚለውን ቃልም አብዛኛውን ጊዜ የሚጠቀሙት እነሱ ናቸው። ግን ሌሎች ሰዎችም የተለያዩ ነገሮችን ለ ለመጠቀም ማለት አውርድ የሚለውን ቃልም ይጠቀማሉ የተለያየን ነገር ስፈልጉ ወይንም ጭነት ምናምን እንዲወርድላቸው ሲፈልጉ አውርድ የሚለውን ቃል ይጠቀሙታል

ዘይት ዘይት ዘይት ማለት በጣም አስፈላጊ ነው። ማለትም ምግብ ለማዘጋጀት አስፈላጊ ነገር ነው ማለት ነው፤ እናም ምግብ በምንሰራበት ጊዜ ሁሌም ዘይት እያደረገ እያደረግን ነው የምንሰራው ማለት ነው፤ እና ምግብ ለመስራት በጣም ወሳኝ ነገር ነው ማለት ነው። ምክንያቱም ያው ዘይት ከሌለው መግቡ ጥፍጥናና ጣዕም ስለማይኖረው ሁሌም ምግብ ስንሰራ ዘይት አድርገን ነው የምሰራ ማለት ነው። እና ዘይት በጣም ወሳኝ እና አስፈላጊ ነገር ነው። በዚህም የተነሳ እያንዳንዱ ምግብ በምንሰራበት ጊዜ ዘይት በጣም አስፈላጊ ነገር ነው፤ ምግብ ለመስራት ማለት ነው።

መተግበሪያ የተለያዩ አይነት መተግበሪያዎች አሉ እና መተግበሪያዎች በጣም ጥሩ ነገር ናቸው የተለያዩ ስራዎችን ለመስራት ያገለግላሉ ማለት ነው። እና በእያንዳንዱ ስራችን መተግበሪያዎችን ብንጠቀም ስራችን እንዲቀና ቶሎ ስራዎችን ለመስራት እንጠቀማለን ማለትም ቶሎ ስራውን ሰርተን ውጤታማ እንድንሆን ይረዱናልና መተግበሪያ በጣም ጥሩና አስፈላጊ ነገሮች ናቸው። እኔም አብዛኛውን ጊዜ መተግበሪያዎችን እጠቀማለሁ።

ትንሽ ማለት አብዛኛውን ጊዜ ትንሽ የሚለውን ቃል የምንጠቀመው የሆነን ነገር መጠኑን ማነሱንና በጣም ጥቂት መሆኑን ለመግለጽ ትንሽ የሚለውን ቃል እንጠቀማለን ማለት ነው። እና ትንሽ ማለት በጣም አነስተኛ የሆኑ ነገሮችን ለመግለጽ የምንጠቀመው ቃል ነው ማለት ነው። እና ያው ትንሽ የሚለውን ቃል አብዛኛውን ጊዜ እንጠቀማለን። እና የምንጠቀመው ማለት ማለትም መጠኑ በጣም ጥቂት ለሆነ እና በጣም ለማለትም መጠኑ በቃ በቂ ያልሆነን ነገር ትንሽ ብለን ገልጻለን።

ሰባት ሰባት ማለት ያው ቁጥርን ለመግለጽ ምንጠቀምበት መንገድ ነውና ሰባት እንላለን። ሰባት የሚለውን ቃል ደግሞ አብዛኛውን ጊዜ ለሚቆጠሩ ነገሮች እንጠቀማለን ማለተ ነው። እና የተለያዩ ነገሮችን ለመቆጠር ያው በቁጥር የሚገለጹና ሰባት መጠናቸው የሆኑ ነገሮችን ለመግለጽ እንጠቀማለን ማለት ነው። ለምሳሌ የክፍል ደረጃ ሰባተኛ ክፍል የደረሰን ሰው ሰባተኛ ክፍል ብለን እንገልጻለን እንዲሁም የተለያዩ ነገሮችን ቆጥረን ለመግለጽ እንጠቀምበታለን

ትልቅ ትልቅ ማለት መጠንን ለመግለጽ የምንጠቀምበት ነው ማለት ትልቅ ማለት በጣም ብዙ ወይንም ለምሳሌ ትልቅ ሰው ካልነ እድሜው የገፋና አዛውንት እንዲሁም መከበር ያለበትን እና እንክብካብ የሚያስፈልገው እንደሆነ ይገልጻል ማለት ነው። እና ትልቅ የሚለውን ነገር የሚገልጸው እድሜው የገፋ ወይንም በቃ ለብዙ አገልግሎት የዋለ የሚለው ለብሰህ ትልቅ ትልቅ ሰውን የምንለው ልክ እንደዛ ሲሆን የተለያዩ ነገሮችን ትልቅ የሚለውን ቃል ልንጠቀም እንችላለን

ደሞዝ ደሞዝ ማለት ሁሌም አብዛኛውን ጊዜ ደሞዝ የሚሉ የመንግስት ሰራተኛ ነው እና አብዛኛውን ጊዜ ደሞዝ የሚለውን ቃል የሚጠቀሙት የመንግስት ሰራተኛ ናቸው ማለት ነው። እና የመንግስት ሰራተኞች ደሞዝ ሁሌ በየወሩ ነው። እና በየወሩ የተለያየ ደሞዝ ይከፈላቸዋል ማለት ነው። እና ደሞዙ ከመስሪያ ቤት መስሪያ ቤት። ከስራ ስራ እና ከደረጃ ደረጃ ይለያያል ማለት ነው። የተለያዩ መስሪያ ቤት የተለያዩ የደሞዝ ክፍያ ሊኖራቸው ይችላል። እናም እንደ ስራው መጠን እና እንደ ስራው አይነት ደሞዛቸው ወይንም ክፍያቸው ይለያያል።

ሰራተኛ ሰራተኛ የሚለውን ቃል ለተለያዩ አገልግሎቶች ልንጠቀም እንችላለን። ማለትም ለት ለምሳሌ የቀን ሰራተኛ እንላለን የቀን ሰራተኛ ማለት ሁሌ በጉልበቱ የተለያዩ ስራዎች የሚሰራ ማለት ነው። የተለያዩ ስራዎች ለምሳሌ ቀን ስራዎች ያሉ ብዙ አይነት ስራዎች አሉ አነዛን ስራዎች የሚሰራ ማለት ነው። እና የቤት ሰራተኛ ስንል ደግሞ ቤት ውስጥ የተለያዩ ስራዎች የምሰራ ማለት ነው። ለምሳሌ ምግብ ማብሰል ሊሆን ይችላል ቤት ማጽዳት ልጆችን መንከባከብ የተለያዩ ስራዎች ምሰራ ማለት ነው። እና ያው ሰራተኛ የሚለውን ቃል አብዛኛውን ጊዜ ለተለያዩ ነገሮች እንጠቀማለን

ኢሜል ኢሜል ማለት የተለያዩ ኢሜሎች። ማለት ላይ ኢሜል ለተለያዩ ነገሮች ልንጠቀምበት እንችላለን ለምሳሌ በተለያየ ነገር ኢሜል በቀላሉ በኢሜል መላላክ እንችላለን ማለት ነው እና የተለያዩ ስራዎችን ለመስራት ራሱ ኢሜል በጣም ወሳኝ ነው ማለት ነው። በዚህም የተነሳ ኢሜል መጠቀም በጣም አስፈላጊ ነገር ነው የተለያዩ ስራዎችን በተለይ ደግሞ የኦንላይን ስራዎችን ለመስራት ኢሜል በጣም ወሳኝ ነው ማለት ነው። እና በኢሜል ነው የተለያዩ መረጃዎች። የተለያዩ ነገሮች የሚገቡልን ስለዚህ ኢሜል በጣም አስፈላጊና ወሳኝ ነገር

እንደምን አደሩ እንደምን አደሩ የሚለውን ቃል የምንጠቀመው አብዛኛውን ጊዜ ጠዋት ላይ ነው ማለት ጠዋት ላይ ሰዎችን ስናገኝ እንደምን አደሩ እንላለን ማለት ነው እና እንደምን አደሩ ማለት ሰላምታ ነው። ያው ጠዋት ተነስተን ሰዎችን በምናይበት ጊዜ እንደምናደሩ የሚለውን ቃል እንጠቀማለን ማለት ነውና ከሰላምታዎች ውስጥ ጠዋት አብዛኛውን ጊዜ ሰዎች እንደምን አደሩ በማለት ስለሰዎች ሰላምታ ይሰጣሉ